ፍየል አይተህ ታውቃለክ አወ ፍየል አይቼ አውቃለሁ። በእኛ አካባቢ በብዛት ፍየል የሚያረቡ ሰዎችም አሉና ፍየል ለተለያየ ነገር ይጠቅማል። ስጋቸውም መድሃኒት ነው። እና ለብዙ ነገር ወተቱም መድሃኒት ነው። እና ፍየል በደንብ አውቃለሁ በብዛት ይገኛል እኛ አካባቢ። ስጋቸውን በጣም ተፈላጊ ነው ፍየሎች የተለያየ ቅጠል ስለሚበሉ ስጋቸው መድሃኒት ነው ይባላል። እና ፍየል በጣም ብዙ ጥቅም አለ። ዘ ወተቷም እንደገና ልጆች ስትወልድ እነዛን እየሸጥን ብር ታመጣለች። ብዙ ነገር ቆዳቸውም ለልብስ ይሁን ለተለያየ ነገር ስለሚሆን። ፍየል አውቃለሁ። ፍየል ብዙ ጥቅም አላት። እኛ አካባቢ የቆዳቸው ቀለምም ለጌጥ ምናምን ይሆናል። በጣም ብዙ ነገር ጥቅም አለ።

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ። አብዛኛው ጊዜ ቤት ስሆን ግን ዋይፋይ ስላለው ዋይፋይ ነው የምጠቀመው ምክንያቱም በእኛ አካባቢ ሞባይል ዳታ በጣም ይቆጥራል። ብዙ ብሮችን ስለሚጨርስ ይሄ ደግሞ ኢኮኖሚን ስለሚያናጋ። በብዙ ጊዜ ዳታ አልጠቀምም በአብዛኛው ዋይፋይ ነው የምትጠቀመው? እና የተለያዩ ነገሮችን ኢንተርኔት ላይ ዳውንሎድ ማድረግ ስፈልግ ዩቲዩብ ላይ ሳይ ፊልም ሳይ ምናምን። በዋይፋይ ነው የምትጠቀመው ምክንያቱም በጣም ብዙ ነው የሚቆጥረው። ዳታ ከሆነ እና ዋይፋይ በጣም ለውጥ አለው ጥቅም አለው ከዛኛው አንፃር። ፍጥነትም ይሄኛው ይሻላል። ለፍጥነቱም ቢሆን ነገሮችን ቶሎ ለማውረድ ለመላክም ቢሆን ለመቪዲዮ ለመደዋወል በቪዲዮ ለማውራት መልእክቶችን ለመላክ እና የተለያዩ ነገሮችን ለማድረግ ሰነዶችንም ለማስቀመጥ። እንትን ሞባይል ከሞባይል ዳታ ይልቅ እንትን ይጠቅማል ማለት ነው

ስማርት ስልክ ትጠቀማለህ? አዎ ስማርት ስልክ እጠቀማለሁ ብዙ ጊዜ የምጠቀመው በዛ ነው። ምክንያቱም ስማርት ሞር እንትን አልሆነ የተለያዩ ነገሮችን ብፈልግ። አላገኝም ማለት ነው። እና ለፍጥናችሁም ለሁሉም ነገር መረጃዎችን ለመያዝ መረጃ ለመሰብሰብ። ለማስቀመጥ ብዙ ፋይሎችን ለማስቀመጥ ሰነዶችን ለማስቀመጥ እንዳይጠፉ አድርጌ። ስለሚያስቀምጥልኝ ብዙ ነገሮችን በውስጡ ስለሚይዝልኝ ስማርት ፎን ነው የምጠቀመው። የምትጠቀመው? እና ብዙ ጊዜ ስማርት ፎን ነው የምትጠቀመው? የተለያዩ ነገሮችን በወረቀት ከሚዘረግ ስልኬ ላይ ነው የማስቀምጠው ብዙ የተለያዩ መረጃዎችን ስልኬ ላይ አሉና የምፈልግበት ሰዓት በተመቸኝ ሰዓት ማየት እችላለሁ። ውጪ ላይ ሆኜም ስልኬ ሁሌም እጄ ላይ ስለሆነ። ቀላል መንገድ ለሰዎችም ላኪልኝ ካሉኝ ማላክ ስለምችል ብዙ ጊዜ በስልኬ ነው ነገሮችንም አስቀምጠውና። ስማርት ፎን በጣም ጠቃሚ ስለሆነ። ፎቶዎቼን ብዙ የተለያዩ ነገሮች ሰነዶች አሉ የተመረኩበት። በጣም ብዙ ነገሮች ስልኬ ላይ ነው የማስቀምጠው እና በደንብ ነው የምጠቀመው አለኝ

ስሜትህን ፊት ለፊት ታሳያለህ አይ ብዙ ጊዜ አላሳይም ምክንያቱም ነገሮችን በውስጤ ማየት ሰለምወድና ወይ ሰው ካስከፋኝ ምናምንም ዝም ብዬ አልፋለሁ። እንጂ እንዲህ በፊት ለፊት ካልባሰና እንትን ካላለ። ፊት ለፊት ማሳይ አይደለም እና በዝምታና ዝም በማለት እንትን ማለት እወዳለሁ

ምን አይነት ጫማ ትወዳለህ? ብዙ ጊዜ ክፍት ጫማ የመቸኝ አለ ቀለል ያለ ከፍታ የሌለውና ዝም ብሎ ልሙጥ ነገር ክፍት ነገር እወዳለሁና። እንደ ወቅት ሆኖ የምጠቀመው ክረምት ሰዓት ምናምን ሽፍንም ልጠቀም እችላለሁ እና ቀለል ያለ ዝም ብሎ ደርግም በቀላሉ ለመሄድ እንዲመቸኝ ኮምፈርት የሚሰጠኝን እመርጣለሁ። ብዙ ጊዜ የሚወደው ጫማ እንደዛ አይነት እና የጫማ ቁጥሬ ሰላሳ ስድስት ነው። እና የፈለኩትን መርቼ ማግኘት ስለምችል የነሃል እግሬም ትልቅ ስላልሆነ የምፈልገውን እጠቀማለሁ። ክፍት ጫማዎች የተለያዩ ክፍት ጫማዎች አለ የላስቲክ አለ የቆዳም አለ እና ፈለኩት ምርጫ እጠቀማለሁ። እና ከረምት ላይ ብቻ ነው ሽፍን የምትጠቀመው? ጥቁር ከለር በጣም ይመቸኛል አብዛኛው ጊዜ ጥቁር አደርጋለሁ። ከፍተህ ከሆነ ደግሞ በጣም የሚያማምሩ ብዙ አይነት አሉ። ብዙ ጊዜ ምቾት ይሰጠኛል። ከሱሪ ጋርም ከፈለኩ ከጉርድ ጋር ከሁሉም ጋር ስለሚሄድ ብዙ ጊዜ እሱን ነው የምጠቀመው። በጣም ነው የሚያምረው። ሽፍን ደግሞ ከጅንስ ሱሪ ጋር ጅንስ ሱሪ እንዲለቀቅ ያለ ምናምን እና ከብዙ ነገሮች ገብሮ ስለሚይን። በብዛት እሱን እጠቀማለሁ

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን በደንብ ነው የማከብረው ምክንያቱም ከእነሱ ብዙ ነገሮችን እማራለሁ ከእኔ ትልቅ ስለሆኑም አከብራቸዋለሁ። በጣም የሚሉኝም በመስማት የሚልኩኝ ከሆነ በመላላክ ሁሉ እነሱ የሚመክሩኝን በመስማት እና የተለያዩ ነገሮችን ሲሉኝ እነሱን በማዳመጥ። ትእዛዛቸውን በመፈጸም እናም አክብሮቴን ማሳያቸው ሽማግሌዎች በጣም ብዙ ታሪክ አላቸው በጣም ብዙ ነገር ያስተምራሉ። እነሱ ያለፉበትን ህይወት ያስተምራሉ ነገ እኛ እንዳንደግመው የተለያየ ነገር ስለሚያስተምሩ ሽማግሌዎችን በጣም አከብራለሁ። ምክንያቱም ምልጫ አንዳንድ ጊዜ መጽሐፍ ከማንበብ የሆነ ነገር ከመማር ይልቅ ብዙ ህይወት ያስተማራቸውን ሽማግሌዎች ስላሉ ከእነሱ ብዙ ነገሮችን እንማራለን። ምክንያቱም በስለዋል ሁሉም እነሱ የሚያውቁት ነገር ያለፉበትንና የሰው ልጅ የሚገጥመውን ምናምን ሁሉን ነገር ስለሚያስረዱት ሽማግሌዎችን በጣም አከብራለሁ። ከመጽሐፎች ከትምህርት የማናገኘውን ሁላ ከእነሱ ስለምናገኝ በጣም አከብራለሁ። ምክንያቱም ትምህርት ላይ ያለው ነገር ወይም መጽሐፍ ላይ ያለው ነገር የሰው ልጅ እንዲያዝናና እንዲያስቅ እንትን ታስቦ የተሰራ ሊሆን ይችላል። እኛ ደግሞ እዛ ላይ ያየነውን ነገር ለምን አልሆነልንም ብለን ልናስብ ስለምንችል ስኬትም ብቻ ስለምናይ። እና ሽማግሌዎች ጋር ደግሞ ክፉንም ደጉንም ሁሉንም ያሳለፉትን ውጣ ውረዱን ስኬትንም ውድቀትንም ሁሉንም ስለሚያውቁትና አልፈውበት ስለሚያውቁም እነዚህ አይተውንም ሊረዱን ይችላሉና ብዙ ነገሮችን ስለሚረዱ ሽማግሌዎችም በጣም አከብራለሁ። በጣም ደጋግ ሽማግሌዎች አሉ በብዙ ነገር የሚደግፉ እነሱ ያለፉበትን መጥፎ ህይወት ሰው እንዲደግመው የማይፈልጉ በብዙም የሚያበረታቱና የወደፊቱን ቀድመው ስለሚያስረዱ እነሱን ከሰማን በጣም ውጤታማ እንሆናለን። ምክንያቱም እነሱም የዛን ሰዓት ወይ ባለመስማታቸው ይሆናል እዚህ ጋር ያሉትና እኛ ደግሞ እነሱን በመስማት የተሻለ ከእነሱ የተሻለ ልንሆን ይገባልና በጣም

ስነ ጥበብን ትወዳለህ አዎ ስነ ጥበብን እወዳለሁ። የተለያዩት ጥበቦች አሉ ዘፈን አለ ዳንስ አለ ትወና አለ በጣም ብዙ ነገሮች አሉ እና ስነ ጥበብን በጣም እወዳለሁ። ምክንያቱም ብዙ ነገሮችን ያስተምረል እና ስነ ጥበብ ውስጥ ብዙ አይነት ነገሮችን አለ ራሴንም እፈልትሻለው ምን ተሰጥኦ ያላቸውን አያለሁ። ብዙ አይነት ችሎታ ያላቸውን አያለሁ ስፖርት አያለሁ። ብዙ አይነት ነገር አለ ዘፈን ሙዚቃዎች የሚጫወቱ ተዋናዮችን የተለያዩ ነገሮችን ስነ ጥበብ ውስጥ ስለማይ። ብዙዎቹ ደግሞ ወጣቶች ምናምን ሲዝናኑ ጨዋታ ሲጫወቱ ፉክክር ሲያደርጉ። የተለያዩ ነገሮችን ሲያከናውኑ ጌሞችን ሲያደርጉ። እና ብዙ ነገሩን ስነ ጥበብ ላይ ወይም ብዙ አይነት ስነ ጥበብ አለ የተለያዩ ዘርፎች አሉ። እና የተወሰኑትን አያለው ሶሻል ሚዲያ ላይ እከታተላለው ማህበራዊ። እና እዛ በመገኘትም አያለሁ ብዙ ጊዜ ፊልሞች። አዳዲስ ድራማዎች ሲወጡ የተለያዩ ነገሮች እና ስነ ጥበብ በጣም ይመቸኛል ይወደኛል። እውነተኛ ታሪክ ላይ የተመሰረቱ ነገሮችን ማየት ስለምወድ በጣም ይመቸኛል

በእጅ የሚሰራ ስራ ታደርጋለህ አዎ ብዙ ነገር በእጅ ነው የሚሰራው ሁሉንም ነገር በእጄ ነው የምሰራው። እግድ ይወስናል እጅ ይሰራል። እና ሁሉንም ነገር የማከናውነው በእጄ ስለሆነ በእጄ የሚሰራ ስራ በደንብ ነው የማደርገው። ምክንያቱም ካለ እጄን ሳልጠቀም ምንም ነገር ማድረግ አልችልም። ሁሉንም ነገር በእጄ ነው ማድረግ የምችለው እጽፋለሁ ስጽፍም በእጄ ነው ምግብ ስራ ምግብም ስሰራ በእጄ ነው። ስልክ ሳወራ የሚይዘው በእጄ ነው። እና ሁሉንም ነገር ሰው ሰላም ስል በእጄ ነው ሁሉንም ነገር በእጄ ነው የማካነው። ስለዚህ በእጄ የሚሰራ ስራ ሁሉ እሰራለሁ። ምልክቶችን እሰጣለሁ። የተለያዩ ነገሮችን አደርጋለሁ ስራዬ ሁላ የሚገናወነው በእጅ ስለሆነ። እጄን ነው ብዙ ግን ሁሉም ሰው የሚጠቀመው እጁን ነው። በተፈጥሮ ወይ በአደጋ ካጡ ደግሞ እጃቸውን ወይም እጅ ከሌላቸው በስተቀር። ከልምድም አንፃር ሰው ሲቸገረው ብዙ ነገር ስለሚሞክር እግራቸውንም የሚጠቀሙ አሉ። ግን ጤነኛ የሆነ ሰው እጅ ያለው ሰው ሁሉም ሰው በእጁ ነው የሚጠቀሙ ስራውን ሁሉ በእጁ ነው የሚከናወነው። የተፈጥሮ አደጋ ምናምን ካልደረሰበት ወይ ደግሞ እንዲሁ ድንገታዊ ደጋም ከደረሰ ወይ አርቲፊሻል ይገጠማል። አለያም ደግሞ እጅ እግራቸውንም እንደ እጅ የሚጠቀሙ ሰዎች አሉ። ብዙ አመት ከመኖር አንፃር ከልምድ አንፃር እነሱም የምወደው ሳይሆን በችግር ምክንያት ነው። እና እኔ የምጠቀመው በእጄ ነው ሁሉንም ነገር የማከናውነው። እጄን ሳልጠቀም ምንም መስራት አልችልም። እኔ አሁን አሁን አንደርነት ብዙ ነገር በእግሩ ሊሰራ ይችላል። እነሱ ስለለመዱት እና እኔ ግን ያለች ምንም ምንም እንኳን ያለች በእግ በግራዬ ራሱ ምንም መስራት አልችል ብዙ ጊዜ በቀኝ ነው የምሰራው። እና እጄም ብዙ ነገሮችን ለመስራት ትጠቀምበታለህ በጣም እጄን በደንብ ነው።

አቧራ ችግር ይፈጥርብሃል አዎ አቧራ ችግር ይፈጥርባል ምክንያቱም የተለየ ህመሞች በአቧራ የሚመጡ ብዙ አይነት ህመሞች ስላሉ። አቧራ ችግር ይመጣል። አፍንጫችን ይዘጋጋናል ጉሮሮአችን ይዘኛናል። እና ባባራ ብዙ ፈሽታዎች ይመጣሉ ጉፋን ሊይዝ ይችላል። አስመል ሊይዝ ይችላል። እና አካባባራ በተቻለ አቅም መራቅ በተለይ ደግሞ በጣም መሬት ከደረቀ ውሃ በማርከፍከፍ። አቧራው ወደ ማሬት እንዲሆን አለበለ እዛ። በፀሀይ ጊዜ በጣም ፀሀይ ሲኖር አቧራ ሊኖር ይችላል እና ለጤናችንም ጥሩ አይደለም። ለነዘናችንም ልብሳችንም ሊበላሽ ይችላል። ስራችን ላይም እቃዎች ላይም ምናምን አዋራ ዝም ብሎ ሊቦልና ሊያቆሽሽብን ይችላል። ስለዚህ በተቻለና አቅም እንኳን ያርከፈከፍን አዋራን ሊጠፋ። በዝናብ ሰዓት ደግሞ እና ውሃ ስለሚያጠፋ አባሏን በአካባቢያችን ሁሉም ሰው ውሃ ቢያርከፈግፉ ውሃ ቢደፋበት አፈሩ ወደ መደምደም ባህሪ ይቀየራል ማለት ነው። እና አቧራው ይጠፋል። አቧራ ላይ አቧራ ደግሞ በተበባሪው ብዙ ነገር አሁን ለምሳሌ በመኪና ሲሄድ ምናምን በጣም አብዋራ ይስነሳል። በተለይ ቤታችን መንገድ ዳር ከሆነ። እንዲሁም መንገድ ላይ ስንሄድ ራሱ አዋራውን ልትታርጉብን ልትሄድ ይችላል። እና እሱ ደግሞ ራሳችንንም እንደ እኛ ራሳችንን እንደማንጠብቅ ምናምን ሊመስለን ይችላል። አቧራ ልባችን ይታፈናል። አፍንጫችን መተንፈስ እስከሚያቅት እንደራስ ሊዘጋ ይችላል። እሱ ደግሞ ጉዳት አለውና ከአቧራ ብዙም አይመችኝም። ችግሮችን ይፈጥራል እና ከጥቅሙ ይልቅ ችግሮች ስለሚበልጡት። ችግሮች ስለሚያስቀጥል አቧራ በጣም ችግር ይፈጥራል ለሁሉም ሰው ሰው ለተባለው ሁላ ማለት ነው። ጓለ ሰው ልጅ ለሁሉም ነገር ለተለያዩ ነገር እንደ እንስሳቶች ራሱ አዋራ አይመከርም። ምክንያቱም ጉዳት ሊያደርስባቸው ይችላል

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር በጣም እወዳለሁ። ምክንያቱም ብዙ ነገሮች በየቀኑ ስለሚቀያየሩ ሁሉም ነገር ይቀያየራል። እና በየቀኑ አዳዲስ ነገሮች ስላሉ እነሱን መማር እወዳለሁ። ቴክኖሎጂዎችን ሁላ መማር እወዳለሁ። ሁሉም ነገር የተለያየ ነገር አለው። የአንዱ መግቢያ የአንዱ መስሪያ ሁሉም ስለሚለያይ የሁሉንም መማር እወዳለሁ። ቴክኖሎጂዎች በየቀኑ የተለያየ የተራቀቀ እየሆነ ነው እና የሄደው። ቴክኖሎጂዎችን በኢንተርኔት እማራለሁ። በኮምፒውተር እማራለሁ። እንዲሁም ደግሞ ቲዎሪውን እንትኑን በጽሁፍ እማራለሁ። ቴክኖሎጂዎችን መማር በጣም እወዳለሁ። እናም እየተማርኩም ነው። ሁሌም አዳዲስ ነገሮችን መፍጠር ስለምፈልግ። ሁሌ አዳዲስ ነገሮችን እማራለሁ። እና የተለያዩ ነገሮችን ማድረግ ስለምወድ። ሁሉንም አያለሁ እንደዛ የሚገኙበት ቦታ እየሄድኩ

ከአለቃ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር በጣም ጥሩ ግንኙነት አለኝ። ስራዎችንም የምሰራው ምናምን አቀርባለሁ የሰራሁትን እነግራለሁ የቀኑ ዉሎዬን እንነግረዋለሁ። ብዙ ነገሮችን ከላይም የሚመጡት ትዕዛዞች ምናምን እሱ ስለሚያዝም በላም ጥሩ ግንኙነት አለኝ። ምክንያቱም ስራዬ ላይም በጣም ጎበዝ ነኝ። ታታሪ ነኝ እና ብዙ ስራዎችንም የምሰራው ምናምን አቀርባለሁ የሰራሁትን እነግራለሁ የቀኑ ዉሎዬን እንነግረዋለሁ። ብዙ ነገሮችን ከላይም የሚመጡት ትዕዛዞች ምናምን እሱ ስለሚያዝም በላም ጥሩ ግንኙነት አለኝ። ምክንያቱም ስራዬ ላይም በጣም ጎበዝ ነኝ ታታሪ ነኝ። እና ብዙ ስራ ስለምሰራ ከሰራችንም በየቀኑ ያገናኘናል እና በጣም ጥሩ ምኞት ነው። ያለን ጥሩ ፀባይ የምንሰራለኝ። እና በጣም ጥሩ ግንኙነት አለኝ። ስራዬን በአግባቡ ስለምሰራ የሚያዘኘን ሁሉንም ነገሮች ሳይለኝ በፊት ነው። እንደውም የማከናውነው እና ስራዎቹን የእሱንም ስራዎች ስለቀልለትለለት ያሳውቀኛል። ሁሉንም ነገር ስለሚያሳውቅኝ እኔም የሰራሁትን እንደዛው አሳውቀዋለሁ። አሁን ለምሳሌ ሲስተም ላይ ስለምሰራ ከብዙ ደማኞች ጋር ስለምገናኝ። ችግሮች ካሉ ምናምንም ደውዬ እነግረዋለሁ። ሚስተካከል ነገር ካለ ስራ ላይ ችግሮች ቢጋጥሙኝ እና ደውዬ እንዲያስተካክልልኝ አደርጋለሁ። ከላይ የሚስተካከሉትም ደውሎ ያስተካክላል እዚህ የሚስተካከሉ ከሆነ እዚሁ ያስተካክልልኛል ማለት ነው። እና በአግባቡ ተናበን በደንብ ነው ምትሰራው እሱም ሳይሰለቸኝ ነው መረጃዎችን የሚሰጠኝ። እኔ ደግሞ የስራዬን ለማቀላጠፍ በጣም ይረዳኛል። ምክንያቱም በቂ መረጃ ካለኝ ምሰራውን ካወቅኩኝ ምን መስራት እንዳለብኝ። የቀኑ ስራዬ ምን እንደሆነ ካወቅኩኝ ለመስራት ምንም ሚከብደኝ ነገር የለም። ምክንያቱም በቂ መረጃ ስለሚሰጠኝና መረጃዎቹም ደግሞ እውነተኛና ትክክለኛ ስለሆኑ ለስራዬ በጣም ይረዳኛል። እና በጣም በአሪፍ ሁኔታ የተናበብን ምንሰራው

ገንፎ ትበላለህ አዎ ገንፎ እበላለሁ። ብዙ አይነት ገንፎዎች አሉ እኔ የምበላው ገንፎ በጣም የሚጣፍጥ የተመጣጠነ ከሁሉም አይነት የገባበት የምጥን ገንፎ ከሁሉም አይነት የገባበት ሁሉ የገብስ ገንፎ ገብስ ይገባል። አተር ምስር ድፍን ምስር ባቄላ እና ብዙ ነገር ገብቶበት በጣም በሚጥም ሁኔታ ተቀምሞ ምናምን የሆነ ገብፎ በጣም መቸኛል ምክንያቱም ለወገብም አሪፍ ነው። ጥንካሬም ይሰጣል ወገባችን በጣም ጠንካራ ያደርገናል እና በጣም አሪፍ ስለሆነ ገንፎን በደንብ እጠቀማለሁ። በተለያዩ አጋጣሚዎችም እጠቀማለሁ እና አዘጋጅቼ ስራዬ ብየ ነው የምጠቀመው የገንፎ። እህልን አጥሚት ሚሆን አለ ለተለያዩ ነገሮች ይሆናል በሽታዎችን የመከላከል አቅማችንን ከፍ ስለሚያደርግ እጠቀማለሁ። እና ብዙ በና ሰውነትንም የማሞቅ ነገር አለው። ብርድ አካባቢ ዝናብ ሲዘንብ ምናምን እና ገንፎ በደንብ እበላለሁ። በቅቤ በደንብ እስከ በስሎ ውሃ ተጥዶ ከዛ ውሃው ተፈላ በኋላ ዱቄቱ ይገባል። መጀመሪያ ዱቄቱ ይታመሳል። ከዛ ውሃው እስከሚፈላ ዱቄቱ ይታመሳል ከዛ ጨው ይገባል ከዛ በኋላ ይገነፋል ገንፎ ይገባል ማለት ነው። እና ብዙ ሰው ብዙ ሰው ያደርጋል ግን በጣም የሚጣፍ በደንብ ሲበስል ወይ በከሰል ወይ ደግሞ በእሳት ሲሆን በደንብ ስለሚበስል በጣም ይጣፍጣል። እና አለበለዛ ካልበሰለ ደግሞ ሆዳችን ሊያመን ይችላል። ጨጓራችንም ቶሎ ላይፈጭልን ይችላል። እና ገንፎን በደንብ ከተዘጋጀ በጣም ባህላዊ ምግብ ነው በጣም ምርጥ ምግብ ነው። እኛ አካባቢ እንደውም አንዳንድ ቦታዎች ባህላዊ ነገር ስለሆነ በጣም የሚያማምሩ እቃዎች ውስጥ በማድረግ ክብ በመስራት መሃሉ ይቀደድና ከዛ ቅቤ ይገባል። ዘይት ይገባል። የተለያዩ ነገሮች ይገቡና ይከደናል ማለት ነው። ከላይ ደግሞ የገንፎ የሚቀመጥበት የተለያየ ጌጣጌጦች ያጌጣሉ በጨሌ በምናምን የጌጡ ነገሮች ይደረጋል። እና በጣም የሚያምኑ እሱን ጭንቅላታቸው ላይ አርግተው እየዘፈኑ ምናምን ይሄዳሉ። ወደ ሰርግ ቦታ እኛ አካባቢ ግን እንደዛ የለም በብዛት ሴት ስትወልድና የሆነ ፕሮግራም ሲኖር ምናምን አብዛኛው ጊዜ ሴት ስትወልድ ነው። እና ሁሉም ሰው በቤት ውስጥ ያዘጋጃል። ቁርስ ላይ በብዛት ሰው ይጠቀማል። ምክንያቱም ጠዋት ላይ በጣም ይቀዘቅዛል አየሩና ሰውነትንም ሞቅ ስለሚያደርግ በእንትን በጣም ደስ ይላል። በእጄ ከምበላ ደግሞ በማንኪያ ስንበላ እጃችንንም አይቃጥልምና ትኩሱን ሲሆን ደግሞ በጣም ይጣፍጣል። ከበረደ በኋላም የተመጣጠነ ሲሆን ከበረደ በኋላ ራሱ በጣም ነው የሚጥመው። ካልበሰለ ደግሞ እንትኑን ጣዕሙ ይቀየራል። እና ለኛም ጥሩ አይሆንም ለሆዳችንም ጥሩ አይሆንም። ጣእሙም ያንን የምንፈልገውን ጣዕም አናገኝም ማለት ነው። ስለዚህ በደንብ አብሰለን ብንበላ ገንፎ በጣም አሪፍ ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? ብዙ ጊዜ እሄዳለሁ። ገበያ የምፈልገው ነገር ሲኖር አትክልቶችን ስፈልግ ለወጥ ገባትም የሚሆኑ ነገሮችን ስፈልግ እሄዳለሁ። ልብስ ለመግዛት እሄዳለሁ። ጫማ ለመግዛት እሄዳለሁ። ብዙ ነገሮችን ለመግዛት ገበያ ግዴታ መሄድ አለብኝ እና ብዙ ጊዜ እሄዳለሁ በቀን ውስጥም ሁለት ሶስቴን ልሄድ እችላለሁ። ምክንያቱም ሁሉ ነገር ከውጪ ስለምገዛ። የተለያዩ ነገሮችን ለመግዛት እሄዳለሁ ለምሳሌ ስራ ለመስራትም ከሆነ ወረቀቶችን ልገዛ ስክሪፕቶችን ልገዛ። ቦርሳውን ልገዛ እና ግምግም ግብአቶችንም የተለያዩ ትክክለቶችን ፍራፍሬዎችን ለመግዛት ሱቅም እሄዳለሁ ገበያም እሄዳለሁ። ራቅ ያለ ገበያችን ራቅ ያለ ስለሆነ። ገና በእግሬ ሄጄ ታክሲ ይዤ እንደገና ወደ ታች ብዙም ያስገባሉ። ስለዚህ ብዙ ጊዜ ሩቅ ሄደም አካባቢያችን ላይ እንደ ጉድሌት ነገር አሉ በየሱ ጉድሌት ሁሉም ነገር ስናለ ከዛ እገዛለሁ። እና በምፈልገው ነገር ሲኖር ደግሞ በሳምንትም በአሥራ አምስትም እሄዳለሁ እንደዛ በብዛት ስለምገዛ። አንዳንድ ያለቁብኝን ነገሮችን ለመግዛት እሄዳለሁ። ብዙ ጊዜ ሲሄድ ደግሞ እንዳልረሳ ጽፌ በወረቀት ይዤ ነው የምሄደው። እና ብዙ የመሄድ ልምድ አለኝ። ምክንያቱም ትልልቅ ሰዎችም ይልኩኛል። ለሰው ታልክም እሄዳለሁ

በመስታወት ላይ ምን ያህል ጊዜ ታያለህ? መስታወት ላይ ይህም ብዙ ጊዜ አያለሁ። ከታጠብኩ በኋላ ልብስ ከለበስኩ በኋላ። ብዙ ጊዜ አያለሁ ምክንያቱም ራሴን ማስተካከል ስላለብኝ መስታወት ላይ አይቼ አስተካክላለሁ ፀጉሬን ስሰራ አያለሁ። ፀጉሬን ብዙ ጊዜ የምሰራው ቁጭ ብዬ መስታወት ፊት ለፊቴ አስቀምጬ እንደዛ እያየሁ ክፍሉንም ጥርት አርግቶ እንዲያሳየኝ። በመስታወት እያየሁ ብዙ ነገሮችን እሰራለሁና። ራሴን ለማየት ዛሬ እስኪ ምን እመስላለሁ አምሮብኛል እንዴት ሆኛለሁ። ፊቴ እንዴት ሆኗል ሰውነቴ እንዴት ሆኗል ይሄ ልብስ እንዴት ነው ያምርብኛል የሚለውን ለማየት። መጀመሪያ መስታወት ነው የማየው መስታወት ላይ ነው የማየው። አዲስ ልብስ ስገዛም ምን ስልም ከ ከ ሰው ከሚነግረኝ እና መስታወት ላይ እይቼ የማየውን ነገር ራሴን እቼ በደንብ ውጭ ላይም በኮንፊደንስ እንድራመድ። መስታወት ላይ ብዙ ጊዜ አያለሁ የፀጉር ስታይሌ። እየቀየርኩ ምናምን አየዋለሁ ብዙ ነገሮችን እሞክራለሁ የትኛው ይሄድብኛል? የትኛው ነው ከፌቴ ጋር የሚያምረው? ምን ብቀባ ያምርብኛል? ምን ብቀባ ከእኔ ጋር ይሄዳል? የትኛው ነው ጥሩ? ራሴን ሆኜ አሪፍ ነገር ለማሳየት ራሴን ሳይቀየር ትንሽ በስሱ ሜካብ ስቀባ። ራሴን ስሰራ ብዙ ነገሮችን መስታወቱን እያየሁ አደርጋለሁ

ጥላ ወይስ ጥላ ወይስ ፀሀይ ትመርጣለህ? ብዙ ጊዜ እኔ ጥላ ነው የምመርጠው? ምክንያቱም ፀሀይ ላይ ፀሀይ ብዙ ጉዳቶችን ያስከትላል። ቆዳን ይጎዳል። እና የተለያዩ ነገሮችን እንትን ይላል። ቆዳም ከመጉዳቱ አንፃር እና ያጠቁራል፣ ከለርን ይቀይራል። እና ፀሀይ በጣም የሚያስጠላ ነው። ራስን ያማል፣ መልክን ሁላ ይቀይራል። እና ጥላ በጣም ደስ ይለኛል። ጥላ እጠቀማለሁ። በጥላ ነው ይዤ የምሄደው በሄድኩበት ሁላ። ወይ ደግሞ በታክሲም ስሄድ ጥላ ስለሆነ ችግር የለውም። እና የተፈጥሮ ቦታዎች ምናምን ዛፍ ስር ምናምን ቁጭ ብዬ አየር መውሰድ እወዳለሁ። ፀሀይ ላይ ግን ምንም አቅምም አይኖርም፣ ምንም ነገር ያስጠላል። ሁሉም ነገር ፀሀይ ላይ የሚደረግ ነገር ምንም የለም። እና ሁሉም ነገር ጥላ ላይ ሲሆን በጣም ደስ ይላል። ስሜቱም ደስ ይላል። አቅምም ይኖራል፣ ኢነርጂ ይኖራል። ፀሀይ በእርግጥ ያስፈልጋል። አንዳንዴ ለጤንነትም አንፃር ፀሀይ ሙሉ ለሙሉም ታላገኘን እሱም ራሱን የቻለ ሌላ የጎንዮሽ ጉዳት ይኖረዋል። እንደዛ ማለቴ ፀሀይ ጭራሽ አያስፈልግም ሙሉ ለሙሉ ማለት ሳይሆን ግን ብዙ ጊዜ የሚመርጡት ሰዎች ጥላ ላይ ነው። ምክንያቱም ጥላ አስፈላጊ ለሰው ልጅ አስፈላጊ ስለሆነ ነው። ሰዎች ቤትንም የሚሰሩትን ተጨንቀው ቤት እንኳን የሌለው ተከራይቶ የሚኖረው ፀሀይ እንትን ፍራቻ ወይ ደግሞ የተለያዩ ነገሮችን ለመጠለል ስለሆነ ሰዎች አይችሉም አሁን ብዙ ጊዜ ህፃናትንም ይሁን ይዘው ትልቅ ሰውም ቢሆን ሰው የተባለ በሙሉ እንኳን ለሰው ለእንስሳት ራሱ ፀሀይ ከባድ ነች። እንደውም አንዳንዴ በጋ ላይ ምናምን በጣም ዝቅ ብላለች እንዴ ይባላል እኛ አካባቢ እና እንደዛ ሲሆን በጣም ከባድ ነው የሚሆነው። እንዲህ አይናችን ራሱ መግለጥ እስከሚያቅተን ድረስ። እና ጥላ በጣም አስፈላጊ ነው። የተለያዩ ጥላዎች አሉ። አሁን በትልቅም ከፈለገን ወፈር ያለ ጥላዎችን በመጠቀም፣ ፀሀይ ላይ ስንሄድ ደግሞ ሰንስክሪኖችን በመጠቀም ቆዳችን እንዳይበላሽ ምክንያቱም ቆዳችን እንዲበላሽ እንዳለ የላኛው ቆዳ ከተበላሸ ውስጡ የውስጠኛው አካል በጣም ሊጎዳ ይችላል። እና ያንን እንዳይጎዳ አስቀድመን መጠንቀቅ አለብን። እዚሁ እዚሁ ራሱ ስንሆን መቀበባት ጥላም መያዝ የሆነ ሩቅ ራሱ ባንሄድ ጥላ ብጠቀም በጣም አሪፍ ነው። ምክንያቱም አየር ራሱን ሙቀቱ ራሱ በቃ ጥላ ፀሀዩ ራሱ እንፋሎቱ ራሱ በጥላ ራሱ አንዳንዴ የሚከብድበት ጊዜ አለ። እና ጥላ አስፈላጊ ነው። በጣም እንደዚህ በቅጠል የሚበጅ በኋላ ወይ አለ እኛ አካባቢ በጣም ምርጥ ነው። እና እረዘም አርክተው በእንጨት የሚሰራ ነገር አለ የድሮ ሰዎች የሰሩት። አሁን ላይ ግን ዘመኑ ተራቆ ሁሉም ሰው በቅርበት ያገኛል። በየመደብሩ አለ። በየሱቁ፣ አካባቢያቸው ባለው ነገር ሁላ ጥላን ይፈጥራሉ። ሚሸጡም ገበያ ላይ የሚሰሩም ምናምንም እንትን ሸራ ወይ ዘረጋሉ። ብቻ ሁሉም ሰው ጥላን ይመርጣል። እና ለዛ ነው እኔም ጥላን የምመርጠው።

የህዝብ ማመላለሻ ትጠቀማለክ? አዎ የህዝብ ማመላለሻ እጠቀማለሁ ምክንያቱም ሀገራችን በጣም ዝቅተኛ ሀገር ነች ገና እድገት ላይ ያለች ሀገር ነች። እና ሁሉም ማንም ሰው የራሱ መኪና እና የራሱ ታክሲ ወይ ደግሞ ራይድ የሚባለው ለብቻው ያለው ሰው የለም። በጣም ብዙ ሰው አንድ ላይ ሆነን ተጋፍተን ምናምን ነው ምንሄደው ምክንያቱም ሀገራችን ብዙ ያደገች ሀገር አይደለችም። በደንብ አስር ሰው ራሱ አይሆንም በጣም ትንሽ ከተማ ነች። የራሱ መኪና ያለው ሰው እና እንደዛ ፀሀይ ላይ ቆሜ ተጋፍቼ ታክሲ ጠብቄ ነው ምሄደው የህዝብ ማመላለሻ በጣም እጠቀማለሁ። ብዙ ጊዜ እንደውም ባስ ነው ምጠቀመው ምክንያቱም ሰፋ ስላለ አየርም መግቢያ አለው። እና ብዙ ሰዎችም ይገባሉ እየተዝናና እየተጫወትን እንደዛ እንሄዳለን። ብዙዎቻቹ እንደዛ ነው የሚጠቀሙት እኛ አካባቢ ሁሉም ባስ ነው በብዛት የሚጠቀሙት። ምክንያቱም እንደዚህም ጥድፍ ጥድፍ አይልም። በእርጋታ የሚሄደው በአስተውሎት እና ብዙ ጊዜ ደግሞ የሚነዱት። በሰል ያሉ ሰዎች ስለሆነ ለአደጋም ብዙ አይጋለጥም። እና በጣም

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ብዙ ጊዜ አልሄድም። ቤትም ነው መሆን ነው ምመርጠው አንዳንዴ ግን ስሄድ እንትን ሲደብረኝ ምናምን እሄዳለሁ። እዛ አየሩም ደስ ይላል እና የተለያየ መዝናኛ ነገር ስላለ። በሄድኩበት ጊዜ በጣም ደስተኛ ነኝ ከቤተሰብ ጋር ምናምን ስሄድ ደግሞ የበለጠ ደስተኛ ነኝ መጸጥ ያለ ቦታ ስፈልግም። አረንጓዴ ነገሮች ያሉበት መናፈሻ በጣም ደስ ይለኛል። ጫጫታ ማይበዛበት። እና ትልልቅ ሰዎች ያሉበት በጣም ደስ ይለኛል እንደዛ አይነት መናፈሻ ውስጥ እሄዳለው። አንዳንዴም ወይ እዛ ሄጄ ቁጭ ብዬ ጸጥ ያለ ቦታ ከሆነ መጽሐፎችንም አነባለሁ። አንዳንዴ ደግሞ ኢንተርኔት ያለበት ቦታ ወይ በሰፈራችን መብራት ከጠፋ ምናምን። መምራት ያለበት አካባቢ እና መናፈሻ ውስጥ ዋይፋይ ስላላቸው እዛ ብዙ ነገሮችን አውርጄ እመጣለሁ። መጽሐፎችን ፊልሞችን እና የተለያዩ ድረ ገጾችን ላይ የተለቀቁትን ነገር ዛሬ ምን አዲስ ነገር አለ እስኪ ምንስ ተፈጠረ ምን ተለቀቀ ሚለውን? እዛ ቁጭ ብዬ እዛ እከታተላለሁ ማለት ነው። እና የተከታተልኩትን አንዳንዶቹን ደግሞ እዛ ረጅም የሆነውን መጨረስ እማልችለውን ውጪ ላይ ብዙ ጊዜ መቆየት ስለማልወድ። እዛ ቶሎ ቶሎ አወርድና የምፈልጋቸውን ነገሮች ካወረድኩ በኋላ። ወደ ቤቴ ስሄድ እቤቴ ስገባ ከፍቼ አዳምጣለሁ እዝናናበታለሁ እና። ማለት ነው ምክንያቱም ቤት ውስጥ ስገባ ሊደብረኝ ስለሚችል። አንዳንዴ ደግሞ ዋይፋዬም ቤት አልሰራልኝ ካለኝ እንደዛ አርግቼ እመጣለሁ። ቤት መደበሪያ ይሆነኛል ብዙ ነገሮችን ይዤ እመጣና ረጅም ሰዓት ቤት ውስጥ ስቀመጥ አይደብረኝም ማለት ነው። እዛ እያየሁ ያለሁትን እየተወኩ አዳዲስ ሌላ ሌላ ሊያዝናኑኝ ሚችሉትን። ብዙ ነገሮች የተለያዩ ነገሮች ወይ ጨዋታዎችም ሊሆኑ ይችላሉ። ፉክክሮች ስፖርት የተለያየ ኳስ ጨዋታ ሊሆን ይችላል መረብ ጨዋታ የተለያዩ ነገሮችን አውርጄ እመጣለሁ። እ መናፍሻ ውስጥ ደግሞ አንዳንድ መናፍሻዎች የጌም ቦታ እሚያዘጋጁ አሉ እና እንደነዛ አካባቢ መናፍሻዎች መሄድም ደስ ይለኛል። አንዳንዴ መዝናናት ስፈልግ ምክንያቱም ጨዋታዎች ፉክክር አንድ ቡድን ከሌላ ቡድን ጋር ፉክክር ሲያደርጉ ማየት ደስ ይለኛል። ሌላው ደግሞ አንዳንዶቹ ደግሞ ምንም የሌለባቸው ጸጥታ ቦታ አሉ። የተሰማንን ስሜት አማራጭ መጠቀም እንችላለን። አሁን ለምሳሌ መዝናናት የፈለግን ቀን። እንደዛ አይነት ቦታ መሄድ። ጸጥታ የፈለግን ቀን ደግሞ የሆነ ጸጥ ያለ መናፈሻ ውስጥ። ብዙ እግር የማይበዛበት ጫጫታ የማይበዛበት መጠጦች የሌሉበት። ብዙ እንደዚህ ወከባ የሌለበት ምናምን። ከምናውቀው ሰውም ወይ ራቅ ማለቅ ከፈለግን እንደዛ ከከተማ ወጥተን። ተፈጥሮ ያለበት ቦታ በቃ። አረንጓዴ ነገሮች አየሩ በጣም ተስማሚ ለሰው ተስማሚ የሆነበት ቦታ ብንሄድ። በጣም ደስ ይለኛልና እንደዛ ነው የምወጣው።

ምን አይነት የሙቀት መጠን ትመርጣለህ? እኔ ብዙ ጊዜ የሙቀት መጠን ቀዝቃዛም የብዛት ቀዝቃዛም ያልሆነ እና ሙቀት ከፍተኛም ባይሆን እመርጣለሁ። ምክንያቱም ሙቀት በጣም ጠላለሁ እኔ ደስ አይለኝም አይመቸኝም እና ቀዝቃዛ ይሻለኛል። እንደውም ከሞቃታማ ወይ ደግሞ እንትን ሙቀትም ያልሆነ ቀዝቃዛም ያልሆነ መካከለኛ አየር ይመቸኛል። አይደለ በደንብ ሙቀት በጣም የሚያስጠላኝ ነው። ምክንያቱም ሻውሮ እንጂ ገላይን ታጥብይ ምናምን አስርን ጊዜ አየር እየወሰኩ ራሱ ምንም አይወጣልኝም የሆነ መንፈስ ጭንቀት ያዘኝ ነው። እንደውም የሚመስለኝ ሙቀት ሲኖር ሙቀት በጣም ነው የሚያስደናኝ እና ምንም ሰላም አይሰማኝም። ሙቀት ላይ ሰው አንገዝጋዜ ግን ሲሆን ልብስ እደርባለሁ። ሻይ አፋላለሁ ምናምን እና የት ሞቅ ሞቅ አድርጌ ራሴን እንደምፈልገው መውድ ማድረግ እችላለሁ። ሙቀት ላይ ግን ምንም ራሴን ራሱን እስከምሰጥ ድረስ እደርሳለሁ ሙቀት በጣም ከባድ ነው በሽታም ነው። ነገሮችም ቶሎ እንዲበላሹ ያደርጋሉ እና ሙቀት በጣም የሚያስተናን ነገር ነው። ሙቀት ላይ ብዙ ሰው መቆየት የማይፈልግም ለሰውነታችንም ጥሩ አይደለም። አላርጂኮች ይበዛሉ በስታዎች ይበዛሉ አብዛኞቹን ነገር ደግሞ አሁን ለምሳሌ ወባ ምናምን በሽታ የሚያመጡ ነገሮችም። ሙቀት ላይ ሲሆኑ የመራባት እድላቸው በጣም ከፍተኛ ነው። ስለዚህ ሙቀትም ብዙም አይመቸኝም ገዝጋዜ ግን በጣም እወዳለሁ ገዝጋዛ አየር ይመቸኛል። ስራም ሰው ምንም ሰው ቅዝቃዜ ጋር ለብሳለሁ ሞቅ ያለ ልብስ እለብሳለሁ ምናምን እለብሳለሁ ከጃኬት ጋር ሽፍን ጃማ እለብሳለሁ። በጣም ምጥ የሆነኝ ከዛ ከሞቅኩኝ በጣም ጥሩ እንትን ላይ ጥሩ ስሜት ላይ ነው የምሆነው። አለም ለዛ የምቆየው ከሆነ ወይ ልብስ ራሱ እንዲህ ስስ ልብስ ለብሼ ራሱ በጣም ይጨንቀኛል። ምናምን ውሃ ላይ ላይ አስረኝ እደፋለሁ እሱም ምንም ላይረግልኝ ሊያደርግልኝ አልቻለም። ስለዚህ ሙቀትም ትንን ከዝቅዝቅ መቆጣጠር እንችላለን። ሙቀትን ደግሞ እንዴትም ልናደርገው ስለማንችል ሙቀት በጣም ነው የሚያስጠላው። ብዙ ሰውም ሙቀትን አይመርጥም ምክንያቱም በጣም ብዙ ሰው ቅዝቃዜ ይሻለዋል። እንደውም ከሙቀት በተለይ አንዳንድ እንትን ያለባቸው ሰዎች ሙቀት በጣም ነው የሚጠሉት። ነገሮችም ይታፈራሉ ምናምን ሙቀት ላይ ልብስ መልበስ አንችልም የፈለግነውን ልብስ መርጠን መልበስ አንችልም። ልብሳችንን እንደፈለግን መጠቀም አንዳንዴ እንደውም ራቁታችሁን ሄዶ ሄዶ የሚል ሙቀት አለ። በጣም እዚህ በዛ ፀሀይና በጋ ላይ በጣም ከባድ ከመሆኑ የተነሳ ምንም ያለንን ልብስ እንድንጠቅም የማያረዳን አንዳንዴ ልብሳችሁ ሞልቶ ራሱ ምን ለብሼ ልሂድ ምናምን ብላ ልንጨነቅ እንችላለን። ይሄ የሚሆነው ደግሞ ከሙቀቱ አንፃር ማለት ነው። ሙቀት በጣም ከባድ ነው። አንዳንድ ሰው በርግጥ የሚለመድም አለ። አንዳንድ ቦታ አሁን በተፈጥሮ በጣም ሞቃት አሙ የሆኑ አካባቢዎች አሉ። እኔ ደግሞ እንደዛ አይነት አካባቢ ኖሬ ስለማላውቅ በጣም ይከምደኛል። እኔ በአመት ውስጥ ራሱ እኛ አካባቢ ወይ አንድ ወቅት ወይ ሁለት ወር ምናምን አካባቢ ነው የሚሞቀው እና። ሱራ ሰው በጣም ይከብደኛል። ለመልመድ እሞክራለሁ አሁን ልንረዳው ምናምን ከእኛ ወደዛ ያሉት በጣም ሞቃታሞች አሉ። ሰዎች አሁን እዛ አካባቢ ሲሄዱ በጣም ይጨንቃቸዋል ለማላመድ ራሱ ይከብዳቸዋል። ሰውነታቸው በጣም ይጨምራል። ተቁጥጥራቸው ውጪ ነው የሚሆነው። እና እንዴት ነው ሰው በሙቀት እንዲህ የሚኖረው እላለሁ። በጣም ነው የሚገርመው። ምክንያቱም እኛ አልለመድንም። ቅዝቅዝ ያለ ነው አየራችን የተመቸህ ነው። ለሰው ልጅ ነው እንይ በጣም የተመቸህ ነው ለእንስሳቱም ለሁሉም ነገር በጣም ምርጥ አየር ነው። በቃ ትክክለኛ ለሰው የሚመች አየር ስለሆነ። እኛ አካባቢ በጣም በዚህ በዚህ አይነት ነገር ምናምን ሀሳብ አይገባንም አይገባንምና። በጣም አሪፍ ሀገር ነች ሀገራችን

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ። ምክንያቱም ጥፍሬ ውስጥ የተለያዩ ቁሳሻዎች እንዳይገቡብኝ። ጥፍሬን ካልቀረጥኩኝ ሰውንም ሊቆርጥ ይችላል። ጥፍሬ አድጎ ጥፍር በጣም ስለታማ ነው ካደገና ሰው ሊጎዳ ይችላል። አንዳንድ ሰው በጣም የሚያሳድጉና በጣም ያስጠላልም ለውበትም ይጠቀማሉ። እና ሰ ከሰውን ጋር ስንጠላ ምናምን ወይ እንደው ኖርማል ለመራሱ እንዴት ሰው ላይ ስንል ሰው ሊቆርጥ ይችላል። እና ጥፍሬን እኔ ማሳደግ አልወድ። በተፈጥሮ በበሀላችንም እንደ ሃይማኖታዊም አይፈቀድም። እኛ አካባቢ ነውር ነ። ጥፍር ማሳደግ እና ጥፍሬን አላሳደገም። ካሳደግን እራሱ እናቶቻችን ድሮ በጣም ነው የሚቆጡት እ እ ትምህርት ቤት ራሱን እንጠይቃለን። ድሮ ስንማር እንደውም ሰኞ ሰኞ ጥፍራችንን እያየን ነው የምንገባው ትምህርት ቤት ራሱ በር ላይ ጥፍራችን ይታያ። እና ያ ልምድ ስላለ እቆረጣለሁ አዎ በደንብ ነው ምቆረጠው እንደውም ሳይድግ ሳይድግ ነው ከስር ከስር የምቆረጠው ጥፍሬ የሚቆረጥ ልምድ አለኝ በደንብ በደንም ነው ያለኝ የእግሬንም የእጄንም ጥፍር በደንብ ተ ከተቆረኩ በኋላ ጥፍሬን አስተካክላለሁ አጸዳለ። ውስጡን ቆሻሻውን አጸላለው እና ዳር እና ዳሩንም በደንብ ተንከባክቤን ተስለዋለው እንደገና አሁንም የተቆረኩ በኋላም በቁሻሻው ውስጥ በማስወገድ እንደዛ ቁሻሻውን ለብቻ አርቆ በመጣን ነው የምጠቀመው እና ጥፍሬን እቆ

ስለ ፀጉር ተንከባከብ ትወደዋለህ? አው ፀጉሬን መንከባከብ በጣም እወዳለሁ። ምክንያቱም የሴት ልጅ ውበቷ ፀጉሯ ነው ይባላል እና ፀጉሬን መንከባከብ በጣም ደስ ይለኛል። ፀጉሬን እታጠባለሁ። የተለያዩ ነገሮችን እቀባለሁ ለምሳሌ አሁን አቮካዶ ሙዝ አንድ ላይ ደባለቄ እቀባለሁ ቅቤ እቀባለሁ ፀጉሬን እንዲያሳሳልኝ እንዲያሳድግልኝ ጥቁርም እንዲያደርግልኝም። አንዳንዴ ደግሞ ተልባም እጠቀማለሁ። ልታጠብ ስል ምክንያት ተልባ ስቀባ ደግሞ በጣም አሪፍ ያደርግልኛል ፀጉሬ ይስማማዋል። እና የተለያዩ ነገሮችን እጠቀማለሁ ፀጉሬም በጣም ነው የምንከባከበው። ከተሰራሁትም ቶሎ በሳምንት ስሰራ እሁድ እሁድ እሰራለው ቅዳሜ ታጥቤ እሁድ እሰራለሁ ከዛ እፈታለሁ። ከዛ አሁንም ተሰርቼም ቅባቶችን በመጠቀም አሪፍ አሪፍ የሚመቹኝን ከፀጉሬ ጋር የሚሄዱትን ለፀጉሬ ቅባቶችን የተለያዩ ቅባቶችን እጠቀማለሁ። እና በደንብ ነው የምንከባከበው ፀጉሬን የተለያዩ ነገሮችን በማድረግ ማለት ነው። አንዳንዴ ተኩስ አላበዛም ተኩስ ፀጉሬን ስለማይስማማኝ። ሹሩባዎችን በመሰራት ቁጥጥር እሰራዋለሁ። ስፈታውም ደግሞ እንዳይበጣጠስብኝ በጣም በጥንቃቄ ነው የምፈታው በየአንዳንዱ ቀስ እያልኩኝ ነው የምፈታው። ከፈታሁት በኋላ ደግሞ ብዙም አላቆየም እንዳይበጣጠስብኝ ቶሎ እሰራዋለሁ። ታጥቤ ስታጥብም ብዙም እንዳይበጣጠስ የተለያዩ ነገሮች መጀመሪያ ላይ ቀምሜ እቀባለሁ እሱንም የማደርገው ምክንያቱም እንዳይበጣጠስብኝ ማለት ነው። አለበለዛ ይበጣጠሳል። እንዲሁ ከታጠብኩት ራሱ እርግፍ የማለት ባህሪ ስላለው የተለያዩ ነገሮችን ተቀብቼ ያንን እንትን ይስማማዋል ከዛ ረጠብ ስለሚል ሳበጥረውም ብዙም አይነጫጭም። ስለዚህ የተለያዩ ነገሮችን ሁሉም ስለሚለያይ መጀመሪያ የፀጉሬን ባህሪ ማወቅ አለብኝ። ከዛ በኋላ ካወቅኩ በኋላ ደግሞ ለመጠቀም አይከብደኝም። አሁን ለኔ የሚመቸኝ ለሌላ ሰው ላይመች ይችላል። እና መጀመሪያ ባህሪው ማወቅ አንድ ነገር

በስራህ ላይ ምን ተግዳሮቶች ታደርጋለህ? በስራዬ ላይ ብዙ አይነት ተግዳሮቶች አደርጋለሁ። ሰዎችን መርዳት የተለያየ ስራዎችን መስራት ሰዎችን የሚጠቀሙበትን ነገር በማመቻቸት። ሰዎችን እንዴት ገንዘብ ማግኘት እንዳለባቸው መርዳት እንዴት እንደሚሰሩ ምን አይነት ስራ ቢሰሩ ያወጣል። እኛ ድርጅት ውስጥም በእነሱና በእኛ ስር ሆኖን እንዲሰሩ በመመቻቻት ለምሳሌ የተለያየ ስራ ነው የሰራለው። እነሱን በእኛ ሰር ወኪል በማድረግ እኛ የምንሰራውን ስራ በተለያየ መንገድ እኛ ከተማ ውስጥ ስለሚሆን። እኛ የምንሰራውን ስራ ወደ ገጠር አካባቢ ምናምን እኛን ተወክለው እንዲሰሩ እና ስራን በደንብ እንዲሰሩ መረ። ብዙ አይነት ተግዳሮቶች አሉ በተለያየ መንገድ ሰው መገዝ አንዱ አንዱን ሲያግዝ። አንድ ሰው የሚችለውን ሌላኛው ላይችለው ይችላል። አንደኛው የሚችለውን አንዳችን ከአንዳችን እየተራራን በጣም ብዙ ተግባራቶች አሉ። እና እነሱን መፈጸም። ብዙ ነገሮች አሉ ብዙ ስራዎች አሉ። ሰውን ከማገዝ ውጪ ለሀገሪቱ እድገት። ገንዘብ እንትን ችሎታችን ለማሳደግ ለማዳበር። የኢኮኖሚ አቅማችንን ለማሳደግ ገንዘብ እንትናችንን ለማዳበር። እና ያለንበትን ሁኔታም ለማሳደግ የተለያየ ነገር ይስፈልጋል እና ይሄንን

የትውልድ ከተማህ የት? ነው ይላል የትውልድ ከተማዬ ኢትዮጵያ ውስጥ ምዕራብ ሀረርጌ ገለምሶ ከተማ ቲንሽ ቲንሽ ከተማ ውስጥ ነው ተወልጄ ያደኩት እና በጣም ደስ ምትል ከተማ ነች በጣም አሪፍ ከተማ ነች። ከሰው ጋ ያለው ማህበራዊ ሁነቱ ብዙ ነገር የተለያየ ነገር አለና በጣም ምወዳት ከተማ ነች። እዛ ነው ተወልጄ ያደኩት ትምርቴንም የተማርኩት እዛው ነው። ብዙ ጓደኞችም ያለኝ ቤተሰብም ያለኝ ሁሉም ነገሮቼ እዛ ያሉት እና አሁን በስራ ብቻ ወጣ ብያለው እንጂ በጣም ምወዳት ከተማ። በጣም ለሰው መተሳሰቡ ማህበራዊ ነገሩ ሁሉ ነገሩ በጣም ሚመች ሀገር። የሰው ፍቅር እንግዳ አቀባበላቸው በጣም እንግዳ ተቀባይ። የሰው ፍቅር ያላቸው ሰውን በጣም ሚወዱ ሰውን በሰውነቱ ሚያከብሩ በብዙ ነገር የተባረከ ነች። ሀገር በጣም ምታምር ከተማና በጣም ውብ የሆነች ሀገር ነው። ያለን

የምታውቀው አንድ ምሳሌ ንገረኝ በጣም ብዙ አይነት ምሳሌዎች አሉ በሀገራችንም ለምሳሌ አሁን ከእሱ ተማሪ ከእሱ ተማሪ ያልደረሰበት ግልግል አያውቅም። ብዙ አይነት ምሳሌዎች አሉና በጣም የተለያዩ ምሳሌዎች አሉ ከንቱ ሰው አይተን እንደምንማር ምናምን ሁሉ ብዙ አይነት አሉ። እኔ የማውቃቸው ራሱ አሁን እና ሁሉም አሁን በአንድ ጨማ ውስጥ በሱ ጨማ ውስጥ ሆነ ከላይ የሰውን ችግር እያለ መረዳት ነገር አለ። በጣም የተለያየ ነገር አለ። እና ብዙ አይነት ምሳሌ አነጋገሮች አሉ ለምሳሌ የቆጡን አውርድ ብላ የብብቷን ጣለች። የ እንትን የቸኮለች አፍሳ ለቀመች። አርፋች ከመቅደሮቹ ደረሰ ብዙ አይነት አሉና ሁሉም በየአካባቢው ይለያያሉ እንደነየ አካባቢ የተለያየ ምሳሌያዊ አነጋገሮች አሉ።

መብራት ሲቋረጥ ምን ታደርጋለህ? መብራት ሲቋረጥ ከሰል አያይዛለሁ። ሻማ አበራለሁ ከሰል የማያይዘው ደግሞ ምግቦችን ለመስራት። ስቶቭ መጠቀም ስለማልችል መብራት ከሌለ ከሰል አያይዛለሁ። ከዛ ምግቦችን መስራት እጀምራለሁ ከሰሉ እስከሚቀጣጠልልኝ እከታትፋለሁ። ሳህኖችን የሚቀራረቡ ነገሮችን አቀራርባለሁ። ከዛ ዝግጁ ሲሆን መስራት እጀምራለሁ ማለት ነው።